ጥያቄው አይስክሪም ትወጣለህ ነው የሚለው? ወይኔ ይሄ ጥያቄ ግን ለኔ ምንድነው የምር በጣም የሚያስቅ ጥያቄ መሆን አለበት። በጣም ነው የሚያስቀው የምር። ለኔ እንደዛ ተብሎ አይጠየቅም እኔና አይስክሬም ያለን ግንኙነት ተነግሮም አያልቅም የምርም። አልቴ እኔ አይስክሪንግ በጣም በጣም በጣም በጣም ነው የምወደው። በቃ እኔ እንጃ የሆነም ማለት አንዳንዴ እኮ ስበላው እራሱ የሚያመኝ ሰዓት አለ ግን እንደዛ እያመመኝም ራሱ ዝም ብዬ ነው የምገዛው። ደግሞም ኢትዮጵያ ውስጥ የምርም አይስክሪም ውድ ነው ማለት ይቻላል። አሁን አንድ ምግብ ለመግዛት አንድ ምግብ ለመግዛት ማለት ነው እና አንድ አይስክሬም ለመግዛት እኩል ነው። ኢትዮጵያ ውስጥ ያው መካከለኛ ሱቅ ገብተህ ማልቴ መካከለኛ ሬስቶራንት ምናምን ገብተህ የሚያወጣው ለአንድ ምግብ ለአንድ ምሳ ምናምን የሚሆን ገንዘብ እና ለአንድ አይስክሬም የሚወጣው ኢትዮጵያ ውስጥ አንድ ነው። እንደዛም ሆኖ ግን ማለቴ ያን ገንዘቤ እየጨረሰ ራሱ ሁሌ ነው የምንገዛው። በጣም ነው የምወደው በቃ ጾም ምናምን ከሆነ ጾም ምናምን ከሆነ ነው የማልገዛው እንጂ የፍስቅ ከሆነ አይስክሬሙ ወተት ምናምን የሚገባበት ካልሆነ ጾም ካልሆነ ሁሌ ነው የምገዛው እና በጣም ነው የምወደው። ማለቴ ወላጆቼ ራሱ የሆነ እንዳልበላ ነው የሚነግሩኝ ደግሞ አንቺ እኮ አሁን አትገዛም ምናምን ይሉኛል ማለቴ አዎ አስራ ስምንት አመቴ አልፎኛል አውቃለሁ ግን እንደዛም ሆኜ ድሮም ጀምሮ ነበር የምበላው። በልጅነቴ ጀምሮ የምበላ ነበር ማለቴ የሆነ ወላጆቼ ምናምን አንዳንዴ ሲገዙልኝ የሆነ ሁሌ በቃ ሁሌ አይስክሪም እንዲገዛልኝ ነበር የማለቅሰው። ወላጆቼ ደግሞ እንደዛ ኦርጋኒክ የሆነ ምግብ እንድበላ ነው ሁሌ እንትን የሚያደርጉኝ እንጂ አይስክሪንግ ምናምን በቃ ሳይወዱ ነበር የሚገዙልኝ። እንጂ ሁሌ የሆነ ወይ ሙዝ ብይ ወይ የሆነ ፍራፍሬ አይነት እንደ ብርቱካን የሆነ አቩካቶ ያሉ ፍራፍሬዎችን እንደ ግሬፕ ወይን ወይን ቴምር ምናምን እንድበላ ነው የሚገፋፉኝ። እኔ ደግሞ ሆሌ አይስክሬም እንዲገዛልኝ ነበር የምጠይቀው ከዛ በቃ አንዳንዴ አልፎ አልፎ ይገዙልኛል ከዛ አንዳንዴ ደግሞ አልቅሼ ምናምን ነበር የሚገዛ የሚገዛልኝ። አሁን ሳደግ ግን ራሴ ገንዘብ ምናምን ማግኘት ስጀምር ማለት የወላጆቼን ዩኒቨርሲቲ ውስጥ ስላለው ገንዘብ ይልኩልኛል ከዛም አሁን በቃ ገንዘብ ራሴን ማኔጅ ስለማድረግ ማለቴ አሁን በራሴ የሆነ ነገር መግዛት እችላለሁ። ምናምን እንደዛ ስለሆነ በቃ ሁሌ ነው አይስክሪም የምገዛው። ከዛ ግን አሁን አሁን ግን በቃ አንዳንዴ ሆድ ያመኛል ማለት ነው ሳበዛው ምናምን ሆድ ያመኛል። ለጥርስ ደግሞ አሪፍ አይደለም አቲስ ኳር ስላለው እንደ ነገር እኮ ሁሌ አይስክሪንግ መብላትም አሪፍ አይደለም ለጤና ማለት ለቆዳ ምናምንም አሪፍ አይደለም ግን እንደዛም ሆኖ ስለምወድ በቃ እበላለሁ። አሁን አድጌ ራሱ ማለቴ በራሴ እንደውም አንዳንዴ አፍራለሁ ሁሌ ስበላ ምን እቺ ልጅ ናት እንዴ ምናምን ሰው እንዳይለኝ ምናምን እርግጥ ነው ግን እንደዛም ሆኖ እበላለሁ። የሆነ ነገር አንዳንድ ነገሮች ጥሩም አለው መጥፎ ጎንም አሁን ለምሳሌ አይስክሬም እኮ እኔ ስበላው ደስ ይለኛል ግን ግን ለኔ ጉዳቱ ነው የሚበልጥብኝ። አንደኛው የሆነ ሰው እቺ ልጅ ናት ምናምን ሲለኝ እቺ ልጅ ናት እንዴ ምናምን ሲል አፍራለሁ አንድ ነገር ሌላኛው ደግሞ ወላጆቼ እንድበላም አይፈልጉም ስለዚህ የወላጆቼን ትእዛዝ እያፈረስኩ ነው። ማለት ባድግም ራሱ የወላጆቼን ወላጆቼ ያሉኝን መስማት አለብኝ። ሶስተኛ ነገር ደግሞ ለጤናማ አሪፍ አይደለም አይስክሪም አንደኛው ያ ዋና ነገሩ አይስክሪም ለጤና ሁሌ መብላት አይስክሪን አሪፍ አይደለም ስለዚህ በዛ በዛ ነገር ስናየው አይስክሬም ሁሌ መብላት አሪፍ አይደለም ምንም ያህል ብወድም ማለት ነው። ግን እኔ የሚገርመኝ ነገር የሆነም እዚህ ላይ ሳስበው አይስክሬን የማይወድ ሰው ግን አለ ቆይ ካለ ይገርመኛል ለዛ ነው ማለቴ እኔ በጣም ነው የምወደው። የማይወድ ሰው አለን ብዬ አላስብም ምክንያቱም ይሆናል እኔንጃ አለ ግን ማለት ስኳር ነገር ያለው ስኳር ያለው የማይወድ ሰው ይኖራል ብዬ አላስብም። ምናልባት ግን አሁን ትላልቅ ሰዎች ምናምን ከአርባ አምሳ በላይ ያሉ ሰዎች ምናልባት ሆዳቸው ማለቴ ያለው ነገር ቀን እሱ ምናምን ስለሚባል መሰለኝ እንጂ ይወዳሉ ባይባሉ ኖሮ ይወዱታል ብዬ አስባለሁ። እና ምናልባት እኔም ከሃምሳ አመቴ በኋላ አይ አይስክሬም አልወድም አልበላም ምናምን ልል እችላለሁ አይታወቅም እኔ ግን እኔ እንጃ የዛኔም እወዳለሁ የሚል ይመስለኛል። የሚል ይመስለኛል የዛኔም ሃምሳ አመት የሆኚም አይስክሬም ዝም ብዬ እንደ ልጅ የምበላኝ ይወስደኛል ሳስበው በዚህ አካሄዴ ከሆነ ማለት ነው። የሆነ አይስክሌም በጣም የሚወድ ሰው አይነት ሰው ነኝ በቃ እንደ ልጅ ማለት ነው በቃ። እና እኔ አይስክሬም

ጥያቄው አዲስ አመትን እንዴት ታከብራለህ ነው የሚለው? እና ይሄ ጥያቄ በጣም ደስ የሚል ጥያቄ ነው። እንደውም ማለቴ አዲስ አመትን እንዴት ነው እኔ የማከብረው። ከቤተሰብ ጋር ተሰብስቤ የሆነ አዲስ አዲስ አመት አይደለ በአዲስ እቅድ በአዲስ መንፈስ። የሆነ የነበሩኝን የሆነ የነበሩኝን ችግሮች ምናምን አሁን ለምሳሌ በዚህ አመት የሆነ እቅድ ባወጣ እና ያ እቅዴ መጨረሻ ላይ በጨረሻው አመት ላይ ሲደርስ ለምሳሌ አሁን በኢትዮጵያውያን የምናከብረው አዲስ አመት መስከረም ላይ ነው መስከረም አንድ ላይ ነው የምናከብረው ማለት ነው። እና ምንድነው? የማደርገው አመቱን ሙሉ ለምሳሌ አሁን መስከረም ላይ ያወጣሁትን እቅድ መስከረም አንድ ላይ ላዲስ አመት ሊደርስ ሲል አወጣለሁ። እቅድ ከዛ አመቱን ሙሉ ምን እንዳሳካ። የማሳካው ነገር አለ? አይደል ያ እቅዴ ያቀጥኩት ያቀጥኩትን ነገር ደግሞ የማይሳካልኝም አለ እና ምንድነው የማደርገው? አመቱ አዲስ አመት ሊሆን ሲል ነሀሴ አካባቢ ነሀሴ ጳጉሜ የሚባል አለ አምስት ቀን በኢትዮጵያ ኢትዮጵያ ውስጥ ብቻ ነው። አስራ ሶስት ወር ያለው እና ኢትዮጵያ ውስጥ አስራ ሶስት ወር ነው ያለው። ያለው ሌላ ሀገሮች ሰላሳ አንድ ቀን ምናምን ብለው በእንትን አንዳንድ ቀኗን የሚጨምሯት በእኛ ያቺ አንዳንድ ቀን። ወራቶች ምናምን ያሉትን ተደምረው አምስት ቀን ሆኖ ጳጉሜ ወር ነው የሚባለው እና። በጳጉሜው ወር ምንድነው? እኔ የምሰራው ያ የአመቱን ሙሉ ያሳካሁትን ነገር እና የተበላሸብኝም ያልተሳካልኝ ምናምን አስብና ያሳካሁትን ነገር በቃ ባሳካሁት ነገር ደስ ይለኛል እና ለቀጣይ አመትም የሚደገም ከሆነ ለመድገም እሞክራለሁ። ያላሳካሁትን ደግሞ ምን ችግር እንደነበረብኝ ምናምን አስቤ እና መፍትሄውን ደግሞ ለችግሬ መፍትሄ ምናምን ፈልጌ እና ያ መፍትሄውን ጽፌ እንዳልረሳ ማለት ነው። ያ ችግሮቼን ምናምን ጽፌ መፍትሄውንም ማለት ነው ጽፌ ለቀጣይ አመት አዲስ አመት ሲሆን እንደ አዲስ ለመጀመር ማለት ነው። እና በዛው ነው አዲስ አመትን የምቀበለው በቃ በዛው መልኩ ነው። አዲስ እቅድ አዲስ እቅድ ያልተሳካልኝ እንዴት እንደማሳካ ምናምን አስቤ ነው። መጀመሪያ አዲስ አመት ሊደርስ አካባቢ ሲል እንደዛ የማደርገው ማለት ነው። ከዛም አዲስ አመት ላይ ደግሞ ምን አለ ኢትዮጵያ ውስጥ ማለት ነው የሆነ እንትን ክረምት ላይ ዝናብ ይዘንብና ከዛ መስከረም ላይ ሁሉም ሳር ሆኖ በቃ የሚታይ ቅጠል ነው በቃ ደስ ደስ ነው የሚለው በቃ ያ ድባቡ ራሱ በቃ ይለያል የአዲስ አመት ድባብ ይለያል። ማለት ቅጠል ነው የሆነ አበባ አዲስ አመት አዲስ አመት እንቁጣጣሽ የሚባል አለ አበባ ብጫ ቢጫ አበባ አለ እሱ አዲስ አመት አዲስ አመት ብቻ ነው። አዲስ አመት አካባቢ ሊደርስ ሲል ነው የሚበቅለው። እና አዲስ አመት ራሱ ሲመጣ የሆነ ዘፈን ምናምን አዲስ አመት አሁን ዘፈን አለ ኢትዮጵያ ውስጥ ብዙ ዘፈኖች አሉ የአዲስ አመት ማለት ነው እና ሁሌ በቃ የአዲስ አመት ዘፈን ከሆነ ያ ቢጫ አበባ ሳይታይ እንቁጣጣሽ የሚባለው ሳይታይ አያልፍም። በዘፈኑም በቃ በአካ አካባቢ ላይ እቤት ራሱ አንዳንዴ ይበቅላል እቤት ውስጥ ግቢ ውስጥ የሆነ ትክል ምናምን የበቀለበት ቦታ ካለ እዛ ውስጥ ያብጫ አበባ ይበቅላል እና በዛ በዛው ራሱ አዲስ አመትን ይመስለኛል ማለት ነው። እናም ይሄ አዲስ አመትን የማከብርበት መንገድ ከቤተሰቦቼ ጋር ተሰብስቤ እንዳልኩት ቅድም እንዳልኩት አዲስ እቅድ አውጥቼ ለአመቱ ማለት ነው። ከዛም እና እኔና እናቴ ደግሞ ቤት እናሱባለን ማለቴ አንዳንዴ አዲስ እቃ ይቀየራል አንዳንዴ ደግሞ ባለው እቃ ባይቀየርም ያ እቃውን የሆነ አጸዳድተን ቦታው ምናምን ቀያይረን ምናምን አዲስ እናስመስለዋለን እና በዛ መንገድ ነው አዲስ አመትን የምናከብረው ማለት ነው። ሌላ ነገር ደግሞ አዲስ አመትን እንትን ሰንበት ትምህርት ቤት እሄዳለሁ የሰንበት ትምህርት ቤት አባል ነኝ። እና እዛም ሰንበት ትምህርት ቤት ሄጄ ከ ከጓደኞቼ ጋዛ እና ከአባላቶች ከሌሎች አባላቶች ጋር ነው አብረን የምናከብረው ማለት ነው። እና አንዳንዴም የሆነ የበጎ አድራጎት እንትን ይደረጋል የበጎ አድራጎት ለምሳሌ አዲስ አመት ላይ የታመሙትን ይጠየቃል ምናምን ማለት ነው። እኔ እንኳን እሱን ለማድረግ እድልን አጋጥመኝ አያውቅም አብዛኛው ጊዜ ወይም አይመቸኝም ወይም ደግሞ የሆነ ስራ እጠራና እሄዳለሁ በአዲስ አመት ራሱ ማለት ነው። እና አብዛኛው ጊዜ ግን እዛ በመዝሙር ሰንበት ትምህርት ቤት ሄጄ መዝሙር የአዲስ አመት መዝሙር አለ። እዛም እቅዳችንን ምን እንዳሳካን ለቀጣይ ምን ማሳካት እንደምንፈልግ ምናምን ይጠይቁናል እና በዛ መንገድ ነው እኔ አዲስ አመት የማከብረው ማለት ነው። እና የአዲስ አመት ድባቡ ራሱ ኢትዮጵያ ውስጥ በጣም ነው ደስ የሚለው እና በ

ጥያቄ ምንድነው የሚለው ማታ ከስራ በኋላ ምን ታደርጋለህ ነው የሚለው? ማታ ከስራ በኋላ እኔ የማደርገው ማለት ነው። ማታ ሲሆን አንዳንዴ አብዛኛው ጊዜ የማደርገው ምንድነው? ወይም ቪዲዮ ነው የማየው የሆነ ፊልም ነገር ወይ ደግሞ የሆነ ሪል ምናምን ነው የማየው ኢንስታግራም ወይ ደግሞ ቲክቶክ እንኳን አላይም ግን ኢንስታግራም እና ዩቲዩብ ቪዲዮዎችን ሾርት ሾርት ቪዲዮዎችን አያለሁ እነሱን ማየት ያስደስተኛል። አንዳንዴ ደግሞ የሆነ ፊልም ነው የማየው የሆነ ረጅም ፊልም ሆኖ ተጀምሮ የሚያልቅ እኔ ተከታታይ ብዙ ጊዜ ደስ አይለኝም ማለቴ አብዛኛው ጊዜ ስለማቋርጠው አልጨርሰውም። ለዛም የሆነ ተጀመረው የሚያልቅ አይነት ፊልም ነው ደስ የሚለኝ እና። አንዳንዴ የሆነ ሪል ነው የማየው አንዳንዴ ደግሞ ፊል ነው የማየው ሪል ማለት ያ ቪዲዮ አጭር አጭር ቪዲዮዎች አሉት ማለት ነው። ከዛም አንዳንዴ ፊልም ነው የማየው። ረጅም ፊልም ከዛም አልፎ አልፎ ደግሞ ምንድነው የማደርገው? መጽሐፍ ነው የማነበው መጽሐፍ የሆነም መንፈሳዊ መጽሐፍ ይሁን ሌላ አለማዊ ይሁን እንደዛ ነው የማነበው። ለምሳሌ ማታ ማታ አንዳንዴ የማነበው አይነት መጽሐፍ ካነበብኳቸው አንድ መጽሐፍ ለምሳሌ የሆነ እውነትን ፍለጋ የሚል መጽሐፍ አለ ተገኝ አባተ ነው የጻፉት ያ መጽሐፍ አሪፍ መጽሐፍ ነው። ማለቴ ስለ ህይወት ነው በቃ ህይወት ህይወት ላይ በቃ አሁን ለህይወታችን የምንጠይቀው አይነት ጥያቄዎች አለ አ ደል ይሄ ቢሆንስ በቃ የሆነ ውስብስብ ያሉ ጥያቄዎች እና የሆነ እኔ ብዙ በህይወቴ ላይ የምጠይቃቸው መልስ ያጣሁባቸው ጥያቄዎች የተመለሱበት መጽሐፍ ነው ብዬ አስባለሁ ያ መጽሐፍ ማለት ነው። እና ማታ ማታ ሲሆን አብዛኛው ጊዜ መጽሐፍ የማንበብ ቪዲዮ የማየት ከስራ በኋላ ማለት ነው እና ሪል የማየት ልምድ አለኝ እንደውም ማታ በዛ ነው የምተኛው ማለት ይቻላል። በቃ ዝም ብዬ ልተኛ ስልኬ ካልያዝኩ ወይም መጽሐፍ ካላነበብኩ ዝም ብዬ እስኪ ልተኛ ብል ራሱን ቅልፌ የሚመጣ አይመስለኝም። ለምዶብኝ ወይም መጽሐፍ ማንበብ አለብኝ። ወይ ደግሞ የሆነ ቪዲዮ ማየት አለብኝ። አንዳንዴ ቪዲዮ ኤርፓድ አድርጌ ቪዲዮ እያየሁ የምተኛበት ጊዜም አለ ሳላጠፋው ስልኬ ምናምን ማለት ነው። አንዳንዴም ከመጽሐፌ ጋም እተኛለሁ እና አብዛኛው ጊዜ እንደዛ ነው የማደርገው። ሌላ ቀን ደግሞ አንዳንድ ጽሁፍም እጽፋለሁ። ማለቴ የሆነ እንደ ድርሰት አይነት ማለት የሆነ ድርሰት የመጽሐፍ ችሎታ ያን ያህል የለኝም። ግን አንዳንዴ ስለምሞካክር እሱን ነገር እጽፋለሁ። እና እንደውም እንደውም ሲከፋኝ ሁሌ ሲከፋኝ መጽሐፍ አላነብም ቪዲዮ አላይም ሪል ምናምን አላይም። ዝም ብዬ ቅድም እንዳልኩት ትንሽ የመጽሐፍ ችሎታ አለኝ ብዬ ስለማምን እናም የሆነ ማሳተም የምፈልገው መጽሐፍም ስላለ ያ መጽሐፍ ነው የምጽፈው ማለት እንደ ሳይኮሎጂ አይነት ነው ስነልቦናዊ ያተኮረ መጽሐፍ ነው። እሱን ነገር ነው ሁሌ የምጽፈው ማለት ነው። ማታ ማታ ሲደብ ሲከፋኝ አብዛኛው ጊዜ ካልከፋኝ ግን በቃ አልጽፍም። ሲከፋኝ በቃ ነው የምጽፈው ያ ነገር ማለት ነው ለምን እንደሆነ አልገባኝም። ደግሞ ሀሳብ የሚመጣልኝ የሆነ ሀሳብ ምናምን ለዛ ጽሁፌ ለዛ ድርሰት ሲከፋኝ ብቻ ነው ምንም ማድረግ አልችልም። በቃ ካልከፋኝ በቃ ወይም መጽሐፍ ነው የማነበው ወይም ሪል ነው የማየው ወይ ደግሞ የሆነ ረጅም ፊልም ምናምን ተጀምሮ የሚያልቅ አይነት በአንድ ሰዓት ሁለት ሰዓት ምናምን ተጀምሮ የምያልቅ አይነት ፊልም ነው የማየው። ግን የሆነ አሁን አሁን ግን ከ ፊልም ከማየት ይልቅ የሆነ ሪል ላይ እያተኮርኩ ነው ማለቴ አጭር ነው። አጭር ስለሆነ መሰለኝ ግን ይህን ነገር እየጎዳኝ ነው ማለት ፎከስ የሆነ ነገር ላይ ከ ከአምስት ደቂቃ በላይ እንትን ትኩረት አድርጌ እንዳልቆይ እያረገኝ ነው ብዬ አስባለሁ ማለት የሆነ ፊልም ሳይ እራሱ ረጅም ፊልም ከሆነ ይሰለቸኛል መሃል ላይ ምንድነው አያልቅም ምናምን እላለሁ አንዳንዴ ማለት ነው ስለዚህ ያን ነገር እንትን ያረገብኝ ነው ብዬ አስባለሁ እኔን ትንሽ እንትን እያረገኝ ነው ብዬ አስባለሁ። ትኩረቴን ትኩረት እንዳላደርግ እያረገኝ ነው ብዬ አስባለሁ። እና አብዛኛው ጊዜ ሪል ብዙ ብተወው ደስ ይለኛል። ግን የሆነ ለምዶብኝ በቃ ሁሌ እንደዛ ነው የማረገው መተው እንዳለብኝ እኮ አውቃለሁ። ግን አብዛኛው ጊዜ ያን ነገር አደርጋለሁ። ግን ሌላም የተሻለ አሪፍ ልምድም አለኝ። መጽሐፍ የማንበብ እና መጽሐፍ የመጻፍ ምናምን እሱ አሁን የተሻለ ደህና የሚባል አይነት ልምድ ነው እና ያ ያልምዴ እሱን ማሳደግ ፈለኩኝ። ወይ መጽሐፍ ማንበብ አለብኝ ወይ ደግሞ የሆነ ጽሁፍ መጽሐፍ አለብኝ እሱን ሳደርግ ትኩረት ማድረግ አለው እኔም ደስ ይለኛል። ምክንያቱም ሪል ሳይ እናደዳለሁ እኮ ከነጋታው ምን ይጠቅመኛል ምናምን ብዬ ማለት ነው

ጥያቄው ምንድነው የሚለው የምትወደው ከተማ የት ነው ነው የሚለው? የሚገርመው ነገር ይሄ ጥያቄ ሰው ሲጠይቀኝ እንዴት እንደሚለኝ ምንም ነገር እኮ አላመጣም ግን በቃ ስለዚህ ማውራት ራሱ ደስ ይለኛል። ግን ይሄ ጥያቄ መጀመሪያ ለመመለስ ሁለት ክራይቴሪያ ነው የሚያስፈልገኝ ሁለት መስፈርት እፈልጋለሁ ማለቴ ኢትዮጵያ ውስጥ ያሉ ከተሞች ናቸው ነው አፍሪካ ውስጥ ካሉት ነው ወይስ በቃ አለም ደረጃ በአለም ላይ ካሉት ነው? አሁን ሶስቱንም መመለስ እፈልጋለሁ የምርም አሁን ከኢትዮጵያ ውስጥ በጣም የምወደው ከተማ አደማ ነው። አንደኛ ማለቴ ማለት ነው ግን እኔ ሳስበው አላውቅም እኮ ያ ከተማ እኮ አላውቅም ለምንድነው እንደምወደው ለምን እንደምወደው አላውቅም። እኔ ከትግራይ ትግራይ ነው የተወለድኩት መቀሌ የሚባል ቦታ መቀሌ መቀሌ በጣም አሪፍ ከተማ ነው። በጣም ደስ የሚል ከተማ ነው። ግን እንደዛም ሆኖ እኔ እንጃ አሁን አዲስ አበባ አለ የኢትዮጵያ እንትን የኢትዮጵያ ዋና ከተማ አሁን አዲስ አበባ ነው አዲስ አበባ ራሱ እንደ አዳማ አልወደውም። አዳማ አላውቀውም አዲስ አበባ አላውቀውም ሳላውቀው እያለሁ አዲስ አበባ አሁን አውቄዋለሁ ግን ድሮ ሳላውቀው ራሱ አዳማ ይሻልሻል ወይስ አዲስ አበባ ብባል አሁን አዲስ አበባ የተሻለ ከተማ ነው። አዲስ አበባ ማለት እችል ነበር ግን እንደዛም ሆኖ አዳማ ነበር የምለው አሁን ራሱ አንዴ የማየት እድል አጋጥሞኛል አዳማን ግን በደንብ አላየሁትም ማለቴ የሆነ በመኪና በዛ ሳልፍ ነበር ያየሁት እና እንደዛም ሆኖ በደንብ እንደውም ከተማው ገና በደንብ እንትን አላለም። የሆነ በደንብ ያደገ ከተማ አይደለም ግን እንደዛም ሆኖ እወደዋለሁ። እንደውም መቀሌና አዳማ ደህና መቀሌ ያደገ ከተማ ነው ከአዳማ ይልቅ ቢሆንም እንደዛ ቢሆንም በቃ የሆነ እኔን ጃ እወደዋለሁ ማለት በጣም ነው የምወደው ያ ከተማ ማለት ነው። ከአፍሪካ ደግሞ የምወደው ከተማ አሁንም ሄጄበት ሁሉንም ቦታ የማላውቃቸውን ማለቴ ወይ በቲቪ አይቼው ወይ ደግሞ ስለ ከተማው አሪፍ ነገር ሰምቼ ወይም የሆነ ታሪካዊ ስፍራ አለው ምናምን ስለተባልኩ ነው የምወደው የሆነ ቦታው እንጂ እስካሁን የምወዳቸው ከተሞች በደንብ አላየኋቸውም ወይ ደግሞ ጭራሽ አላየኋቸውም። ከአፍሪካ ስል ነው ይሄ ትዝ ያለን አሁን ከአፍሪካ ላይ በጣም የምወደው ከተማ ግብጽ ነው። ግብጽን በጣም ነው የምወደው ኢጅፕት ማለት ነው። አይቼ አላውቅም እኮ ከተማ በቲቪ ነው የማየው በቲቪ ራሱ የሆነ ፊልም ምናምን እዛ የተሰራ ምናምን ካየሁ ነው። እና ስለ ግብጽም የሆነ ታሪካዊ ነገር ስለሰማሁ ትንሽ ማለቴ እወደዋለሁ እውነቱን ለመናገር እወደዋለሁ። ደግሞ እዛም ግብጽ ውስጥ ያሉት ፒራሚሎቹን እነዛ ፒራሚዶቹን ባያቸው የማየት እድል ቢያጋጥመኝ ደስ ይለኛል ማለቴ ደግሞ እዛ ላይ የሆነ ጥንታዊ ስልጣኔ የሚባል ነገር እዛ ተጀምሮ ስለነበር እዛ ከሶስት ሺህ ከሶስት ሺህ አመት በፊት እዛ ጥንታዊ ስልጣን ስለነበር ያን ስፍራ በዛ ጊዜ የተሰሩን ቤቶች የሆነ የተሰሩ ነገሮች እና ፒራሚድ ምናምን ያሉ የድሮ ነገሮች ማየትን ስለምፈልግ መሰለኝ ግብጽን ምወደው እና ግብጽ ከአፍሪካ ማለት ነው። እና ከአለም ምውደው ደግሞ ከአፍሪካ ወጥተን ምናምን በጣም መጀመሪያ ለማየት የምፈልገው እስካሁንም ያላየሁት ምናምን ስፍራ። ኢየሩሳሌምን ነው እስራኤል ውስጥ ማለት ነው። ኢየሩሳሌም ማየት የምፈልገው ከሃይማኖት ጋር በተያያዘ መልኩ ነው። እኔ ክርስቲያን ነኝ እና የሆነ አምላኬ የተወለደበትን ያደገበትን ምናምን ቦታ ማየት እፈልጋለሁ ያ ለኛ ለክርስቲያኖች ትልቅ ስፍራ ነው ያ ኢየሩሳሌምን ማለት ነው ያ ቦታ ሄጄ ባየው ከዛም በረከት ተካፊዬ ብመጣ በጣም እውነት ደስታዬን አልችለውም። እና ከአለም ምወደው ኢየሩሳሌምን ነው። ከሌላ እንትን ከ ቅድም እንዳልኩት መጀመሪያ ከሀገሬ አይደል የምጀምረው መጀመሪያን ማየት የምፈልገው ግን አዳማ ከዛ ቀጥዬ ግብጽ ከዛ ቀጥዬ ኢየሩሳሌም ግን እውነቱን ለመናገር አሁን አዳማ ማየት አዳማን ማየት የምትፈልጊው? ወይስ ኢየሩሳሌም ቢባል ኢየሩሳሌም ነው። የምለው እንደው እውነቱ ለመናገር መጀመሪያ ሀገሬን ልይ ብዬ ነው እንጂ ግን መጀመሪያ እየሩሳሌም ነው። ከዛ በፊት ከዛ በኋላ አዳማ ከዛ በኋላ ግብጽ ነው። ማየት የምፈልገው ማለት ነው እና አንድ ቀንም አሳካዋለሁ ብዬ አስባለሁ። ሄጄ የማየት እድልን አገኛለሁ ብዬ አስባለሁ። አሁን ላይ ማየት አልችልም ምክንያቱም አሁን ላይ ገንዘቡም ሆና ገንዘብ የለኝም። አሁን እንጂ የሆነ ብርታት አለኝ የማየቱን ፍላጎትም አለኝ። ግን ገንዘብ ሳገኝ ከተወሰነ ጊዜ በኋላ ምናምን ሄጄ አያቸዋለሁ ሶስቱንም ቦታዎች በደንብ አድርጌ ብዬ አስባለሁ። እና እነሱ